የሚሳ ሰዓት እረፍቴን በተመለከተ ጊዜው ቋሚ ባይሆንም እንደየቀኑ የስራ ሁኔታ የተለያየ ነው አብዛኛውን ጊዜ የምሳ እረፍት በሚሆንበት ሰዓት ሁሉም ተመሳሳይ የስራ ሰዓት የስራ ሰዓት ስለሆነ ሁሉም በአንድ ላይ ስለማይወጣ በተለያዩ ሰዓት የምሳ ሰአታችንን እንጠቀማለን የኔ የምሳ ሰዓት በብዛት የሚሆነው ከዘጠኝ ሰዓት እስከ አስር ሰዓት ባለው ሲሆን ይህንንም የመረጥኩበት ምክንያት ከራሴ ከግል ሁኔታዎቼ እና ከራሴ ጋር በሚገናኙ ነገሮች ምክንያት ነው ነገር ግን አብዛኛው ሰው የምሳ ሰአቱን መጠቀም የሚፈልገው ከስድስት ሰዓት እስከ ሰባት ሰዓት ነው ይህም ኢንግዲህ አብዛኛው ሰው ከግል ሁኔታው ጋር በተያያዘ ምክንያት ይህንን የምሳ ሰዓት የሚመርጥበት ምክንያት አለ ነገር ግን የምሳ ሰዓት በሚሆንበት ሰዓት የስራ ሰዓት ሊጎዳ ስለሚችል የተወሰነ ሰራተኛ ቀርቶ ግማሹ ለምሳሌ የሚወጣበትም ብዙ አጋጣሚ ይኖራል ነገር ግን እኔ ከምመርጣቸው የምሳ ሰአቶች መካከል አርፍጄ በመውጣት መመገብን እመርጣለሁ ይሄም በግል ጉዳዬ ምክንያት ነው የምሳ ሰዓትን ስንመለከት ምሳ ሰዓት ብዙ ሰው የሚገናኝበት እና የምጫወትበት እንድሁም እረፍት የሚያደርግበት ሰዓት ስለሆነ እጅግ ደስ ያሰኛል በምሳ ሰዓት ሰው ምሳ ከበላ በኋላ ቡና በመጠጣት ሻይ በመጠጣት የግል ወሬውን በማውራት እንዲሁም የግል ጨዋታውን በመጫወት የተለያዩ ነገሮችን የማሳለፍ ሂደትን አስተውላለሁ ነገር ግን ይህ የሻይ ሰዓት እና የቡና ሰዓት አብዛኛውን ጊዜ ቁም ነገር የሚወራበት ይሆናል ነገር ግን አንዳንድ ጊዜ አላስፈላጊ ነገሮችም ሊነሱ ይችላሉ ነገር ግን እንደዚህ አይነት ሰአቶች በብዛት ቁም ነገር የሚነገርበት ነው ስለ ሀገር ስለ ቤተሰብ ስለተለያዩ የስራ ሁኔታዎች እና ስለ ነገው መጪው ጊዜም የሚወራበት ጊዜ በመሆኑ እጅግ ያስደስታል። ጓደኞች በጋራ በመሆን የምሳ ጊዜያቸውን ያሳልፋሉ። የምሳ ጊዜ በማሳልፍበት ጊዜ እኔም ከጓደኞቼ የተለያዩ ሀሳቦችን የመለዋወጥ ልምድ አለኝ። ይህም ልምድ ለተለያዩ የዕውቀት እና በእውቀት ዙሪያ ባሉ ነገሮች ላይ ያለኝን ልምድ ያሳድር ያሳድግልኛል። ስለዚህ የምሳ ሰዓት ላይ ምሳን ከመመገብ አልፎ ከምሳ ሰዓት ውጪ ወይም ደግሞ ከምሳ ሰዓት ከስራ ሰዓት ውጪ ያለውን ነገር ለመነጋገር እና ለማውራት የሚያስችል በቂ ጊዜን ይፈጥርልናል የምሳ ጊዜን በአግባቡ መጠቀም ወደ ስራም መመለስ ተገቢ ነው አንዳንድ ጊዜ በስራ ሰዓት የስራ ሰዓትን ተገቢ ባልሆኑ ነገሮችን በማሳለፍ ስራን የመጉዳት ነገር ይታያል ይህም ከሚሆንባቸው ነገሮች መካከል አንዱ ሰው ለስራው ትኩረት ከመስጠት ይልቅ ለተለያዩ ጉዳዮች ትኩረት በመስጠት ያንን ጊዜ ያጠፋል ነገር ግን የምሳ ሰዓትን በተመለከተ የምሳ ሰዓት ጊዜን በአግባቡ ተጠቅሞ ራስን እንደ እንደ አዲስ ለአዲስ ለስራ ሁኔታ አዘጋጅቶ የምንመጣበት ጊዜ ስለሆነ የምሳ ሰዓት እጅግ አስፈላጊ እና ወሳኝ ነው። የምሳ ሰዓት ከቤተሰብ ጋር፣ የምሳ ሰዓት ከጓደኛ ጋር ማሳልፍም ትልቅ የሆነ ደስታን ይፈጥራል። እኔ በብዛት የምሳ ሰአቴን የማሳልፈው፣ ከቤተሰብ ጋር ነው ይህም የሚሆንበት ምክንያት ከቤተሰብ ጋር ያለኝን ቁርኝት እና ግንኙነት የበለጠ የሚያጠነክርልኝ እና ከቤተሰብ ጋር ያለኝን የአብሮነት ሁኔታ ስለሚገልጽልኝ አብዛኛውን ጊዜ ምሳ ሰአቴን የማሳልፈው በቤት ውስጥ በመሆን ነው አንዳንድ ጊዜ አጋጣሚ ሲፈጠር እና ሁኔታዎች ሲመቻቹ ይህንን የምሳ ሰዓት ከጓደኞቼ ጋር የማሳለፍ ልምድ አለኝ ይህንን የሚያደርግበት ምክንያት ምንድነው ከጓደኞቼ የማገኘው በቂ የሆነ እውቀት እና በቂ የሆነ ምክር እንዲሁም የተለያዩ ነገሮችን በግል ጉዳይ ስለምንጫወት ያንን ነገር ለማድረግ የሚያስችል ሁኔታዎችን ስለሚፈጥርልኝ ይህንን አጋጣሚ እጠቀማለሁ። አብዛኛው ሰራተኛ ግን በተመሳሳይ ሰዓት በመውጣት የምሳ ሰአቱን ይጠቀማል። አንዳንድ ልጆች ወይም አንዳንድ ሰራተኞች ግን ቆየት ብለው እንደ እኔው በምሳ ሰዓታቸው ስራ ሰርተው እዛው የምሳ ሰአታቸውን አሳልፈው ደግሞ የምሳ ሰዓትን እንደመጠቀምያ፣ እንደመጠቀም ሌላ ስራዎችን ተሰርቶ ከዛው ሌላ ቀጣይ የሆኑ ነገሮችን ለማከናወን የሚረዳን ሁኔታ እናመቻችበታለን። የምሳ ሰዓትን በአግባቡ የሚጠቀሙ እንዳሉ ሁሉ፣ ሰዓትን በስራቸው የሚያሳልፉ ብዙ ሰዎች አሉ። ይህ ተገቢ የሚሆንበትም አጋጣሚ አለ፣ ተገቢ የማይሆንበትም አጋጣሚ አለ። የምሳ ሰዓትን በአግባቡ ተጠቅሞ፣ ምሳውን በልቶ በስነ ስርዓት የሚሰራ ሰራተኛ ለስራውም በቂ የሆነ ጉልበት እና አቅም እንዲኖረው እና ስራውን በስነ ስርዓት እንዲከውን የሚያስችለውን ሁኔታ ይፈጥርለታል። በአንጻሩ የምሳ ሰአታቸውን በአግባቡ የማይጠቀሙ እና፣ አርፍዶ የሚመገቡ ሰዎች ለስራቸው ያላቸው ትኩረት የመቀነስ ሁኔታ እና የድካም ስሜት ሊሰማቸው ስለሚችል፣ ይህንን ከግምት ውስጥ በማም በማስገባት የምሳ ሰዓትን በአግባቡ መጠቀም ተገቢ ነው ይላሉ። ነገር ግን አላ አልባለ ነገሮችን በማሳለፍ የምሳ ሰዓትን እና ስራን ሁኔታን መጉዳት ተገቢ ነውም ብዬ አላምንም።

መብራት ሲቆረጥ አማራጭ ለመመልከት እገደዳለሁ በብዛት መብራት የሚቆረጥበት ምክንያት ከክፍያ ቀን በተገናኘ ሁኔታ ሲሆን ይህም የክፍያ ቀን በስነ ስርዓት ካለማወቅ እና ክፍያን በስነ ስርዓት ካለማወቅ የም የሚከሰት ነው። ነገር ግን መብራት በሚቆረጥበት ሰዓት የምጠቀማቸው ብዙ አማራጮች አሉ። ከእነዚህም መካከል መብራትን ሊተኩ የሚችሉ የሀይል ምንጮችን በመጠቀም ያንን ለመተካት እንሞክራለን። ይህን ጉዳይ በተመለከተ በብዛት የሚከሰት ባይሆንም አልፎ አልፎ በሚከሰትበት ሰዓት ግን እነዚህ አማራጮች የተሻሉ ናቸው። የመጀመሪያው የሶላር መብራትን መጠቀም ነው። ሁለተኛው ደግሞ እንጨትን እንደ አማራጭ መጠቀም ነው ለሃይል ምንጭነት እንዲያገለግል ማለት ነው። ሌላው ደግሞ ከዚህ ጋር በተገናኘ የምንጠቀማቸው የተለያዩ ነገሮች አሉ። ለምሳሌ ከሰል ማቀጣጠል ከሰል ማያያዝ እና ለማብሰያነት መዋል እንዲሁም የተለያዩ ነገሮችን መከወን ይሆናል። ለብርሃንነት ከምንጠቀማቸው ነገሮች መካከል አንዱ ሻማ። ለብርሃንነት እንጠቀማለን። ስለዚህ መብራትን በሚጠፋበት ሰዓት እነዚህ ነገሮች በመተካት ያንን የጠፋውን መብራት ለመተካት የምንጠቀምባቸው ነገሮች ናቸው። መብራት ሲቆረጥ ብዙን ጊዜ ብዙ አይነት የሆኑ ተጽዕኖዎችን ያሳድራል። የመጀመሪያው ለማብሰያነት የምንጠቀመው ነገር ባህላዊ ሲሆን ባህላዊ ነገር ደግሞ ለጤና እጅግ ጎጆ የሆኑ ነገሮችን ያመጣል። ስለዚህ መብራት እንዳይጠፋ በተቻለ አቅም መጣርና መሞከር የተሻለ ይሆናል። ነገር ግን መብራት በሚጠፋበት ሰዓት ከምናደርጋቸው ነገሮች መካከል አንዱ የመብራትን ሂደት ሊተኩ የሚችሉ ነገሮች በጣም በሰው ላይ የኑሮ ጫናም የሚያመጡበት ትልቁ ሁኔታ ይፈጠራል። ስለዚህ መብራት እንዳይቆረጥ ትልቅ ጥንቃቄ ማድረግ ያስፈልጋል። መብራት የሚቆረጥባቸው የራሳቸው የሆኑ ምክንያቶች እንዳሉ ሆኖ ያንን ምክንያት ለማስቀረት የሚያስችል ብዙ አይነት ቴክኒኮችን ወይም ብልሃቶችን መጠቀም ያስፈልጋል። ስለዚህ መብራት እንዳይቆረጥ ያንን ብልሃቶች በመጠቀም እነዚህን ነገሮች በመተካትም መጠቀም እንችላለን። ሌላውም መብራት በሚጠፋበት ወይም በሚቆረጥበት ሰዓት ትልቁ ችግር የሚሆነው ቴክኖሎጂን እንደ ልብ መጠቀም የማይቻልበት ሁኔታ ይፈጠራል። ለምሳሌ ከስራ ጋር በተያያዙ አንዳንድ ስራዎችን ለመስራት የሚያግዙ የምንጠቀምባቸውን ቁሳቁሶች በመብራት መጥፋት ምክንያት ስለምናጣቸው ብዙም ጊዜ እንደዚህ አይነት ችግሮችን ለመፍታት የሚያስችል አማራጭ ነገሮች ስለማይኖሩ መብራት በመጥፋቱ ብዙ የስራ ሁኔታዎች የሚጎዱበት ሁኔታ ይፈጠራል። ስለዚህ ትልቁ ነገር ጥንቃቄ ይበጃል ማለት ነው። መብራት እንዳይቆረጥ መጠንቀቅ አስፈላጊ ነገር ነው

ሙዚቃ የማዳመጥ ብዙ ልምድ ባይኖረኝም ከሙዚቃ ጋር ያለኝ ቁርኝት ቁርኝት ብዙ የተራራቀ ቢሆንም ነገር ግን የምወዳቸው የሙዚቃ አይነቶች አሉ። በባህላዊ መልክ የተሰሩ የሙዚቃ አይነቶች። ምንም ቢሆን የተሻለ የሆነ ስሜት ይፈጥሩቡኛል ይህን የሙዚቃ አይነት የመረጥኩበት ምክንያት ካለኝ ከተፈጥሮአዊ ሁኔታና ከግል ስብእናዬ ጋ ተነስቼ ነው ይህንን የሙዚቃ አይነት የምመርጥበት ሌላው ምክንያት ከባህል ጋር ያለኝ ቆርኝት ጥሩና የተስተካከለ ለማድረግ ስል ይህንን የሙዚቃ አይነት እመርጣለሁ። ሙዚቃ በእኛ ሀገር በጣም የተወደደና በእኛ ሀገር በብዛት የሚደመጡ የሙዚቃ አይነቶች እንዳሉ ሆኖ ነገር ግን ከሀገር ውስጥም የውጭም የሚደበጡ የሙዚቃ አይነቶች አሉ። እነዚህ የሙዚቃ አይነቶች በብዛት ከህብረተሰባችን ጋር የተያያዙና የተቆራኙ ሆነው ሳለ ነገር ግን አብዛኛው ኢትዮጵያዊ የሚያደምጣቸው የሙዚቃ አይነቶች አሉ። እነዚህም የሙዚቃ አይነቶች የራሳቸው ስልትና የጨዋወት ሁኔታዎች ያላቸው ሲሆን እነዚህ ሙዚቃዎች ለምሳሌ እንደ አንቺ ሆዬ አምባሰል ባቲ የመሳሰሉትን የሙዚቃ አይነቶች የማዳመጥ ብዙ ልምድ አለ ስለዚህ ሙዚቃ በእንደዚህ አይነት ሁኔታ ሆኖ ሳለ እኔ ከግሌ ጋር የማያያዛቸው ብዙ አይነት የሙዚቃ አይነቶች ባይኖሩም ነገር ግን ከባህላዊ ሙዚቃዎች ጋር ያለን ቁርኝት የተሻለ ነው። የሚሆነው ስለዚህ ሙዚቃ አዳምጣለሁ አዎ አዳምጣለሁ የተወሰኑ የሙዚቃ አይነቶችን አዳምጣለሁ ነገር ግን እነዚህ የሙዚቃ አይነቶች የተመረጡና ልካቸው እኔ ልክ የተሰፉ እንዲሁም ደግሞ ከኔጋ ሊስማሙ የሚችሉ ሙዚቃዎችን አዳምጣለሁ

ሰዎችን ማስታወቅ በደንብ የተካንኩበትና የምችለው ነገር ነው። ሰዎችን ለማስታወቅ የምትጠቀምበት የራሴ የአካሄድ ሁኔታዎች አሉኝ። ከዚህም መካከል ሰዎችን ሳስተዋውቅ ቀስ ብዬ በጨዋታ መልኩ እንዲግባቡ በማድረግ ማስተዋወቅ እችላለሁ። ሁለተኛ ሰዎችን ሀሳብ እንዲለዋወጡና በዛ ሀሳብ ላይ ደግሞ አንዱ ከሌላው ጋር እንዲግባባ በማድረግ የማስታወቅ ስልት አለኝ። ሌላው ሶስተኛው መንገድ ሰዎችን የማስተዋውቅበት መንገድ ስለዛ ስለ አንድ ሰው ያለውን አቅም ብቃት በመናገር እና ሌላውም ሰው ደግሞ ስለዛ ሰው ጉጉት እንዲኖረው እና ለማወቅ እንዲነሳሳ በማድረግ ሰዎችን አስተዋውቃለሁ። ሌላው ሰዎችን ማስተዋወቅበት መንገድ ያንን ሰው ያለውን ነገር በግልጽ በመናገር እና ያለውን ነገር ሁሉ በማስረዳት የማስታወቂ ሂደትን እጠቀማለሁ። የሚጠቀም የምትጠቀምበት መንገድ አንደኛ ያ ሰው ትክክለኛ የሰራውን ስራ ሁለተኛ ነገር ደግሞ ያጋጠመውን ችግር እንዴት እንደፈታ ያንን ችግር ደግሞ ለሌላው እንዴት እንደሚያስተላልፍ እንደገና ያንን ችግር ደግሞ ተጠቅሞ ሰውን እንዴት እንደሚረዳ የሚያስችል የማስተዋወቅ ስልቶችን እጠቀማለሁ። ሰላም እንዴት ነህ ደህና ነህ ወይ የሚሉ አጭር የሆኑና ግልጽ የሆኑ ነገሮችን ከመጠቀም ይልቅ ስለዛ ሰው አስቀድሞው በመናገር እና ስለዛ ሰው ያደረሰው ያደረገውን መልካም ነገር በመናገር ጠንካራ ጎኑንም በማስተዋወቅ ያንን ሰው ከሌላው ሰው ጋር አስተዋውቃለሁ። ሌሎች ሰዎችን በማስተዋውቅበት ሰዓት የምትጠቀመው ነገር አጭርና ግልጽ የሆኑ ነገሮች ስለ ሰዎች ያለውን ጠባይ እና ያላቸውን ስነ ምግባር በመናገር ነው። ለምሳሌ አንድ ሰውን ስም ጠርቼ ይህ ሰው እንደዚህ አይነት ጠባይ አለው ይሄ እንደ አይነት መልካም ስራ ሰርቷል ይሄንን በጎ ተግባሩን ደግሞ ለሌላው እንዲያካፍል ብትተዋወቂው ብትተዋወቀው ምን ይመስልሻል የሚል አጭርና እና ግልጽ የሆኑ ነገሮችን እጠቀማለሁ። ሌላው የማስተዋውቅበት መንገድ ስለዛ ሰው የስራ ዘርፍ በመናገር እና ያመጣውን ውጤታማነት በማወቅና በመናገር ለሌሎች በማስተላለፍ ያን ሰው በሌሎች ሰዎች ዘንድ ተቀባይነት እና እንዲታወቅ የማድረግ ትልቅ የሆነ አስተዋጽኦ የሚያደርጉ ነገሮችን እንደ ግብአትነት እጠቀማለሁ። አንድ ጊዜ የገጠመኝን ነገር በአጭሩ ለመናገር ስለ አንድ ሰው በምንናገርበት ሰዓት ያን ሰውን ለማወቅ የጓጉ ብዙ ሰዎች እባክህን አስተውቀን ይሄ ሰው ምን አይነት ሰው ነው ያመጣው ውጤት እጅግ የሚገርም ነው የሚል ትልቅ መነሳሳትን በመፍጠሩ ያንን ሰው ለማስተዋወቅ አጭር እና ግልጽ መንገድ በመጠቀሜ ያንን ሰው ብዙ ሰዎች ሊግባቡትና ሊተዋወቁት ይችላሉ። የማስተዋውቅባቸው መንገዶች አጭር እና ግልጽ እንደመሆናቸው መጠን ሰዎች ያንን ሰው እነዛን ሰዎች ለመረዳት እና ለማወቅ የሚያስችል በቂ የሆነ መረጃ ይኖራቸዋል ማለት ነው። ስለዚህ ሰዎችን በእንደዚህ አይነት መልኩና በአጭር ሁኔታ ለማስተዋወቅ የሚረዳ ነገሮችን እጠቀማለሁ። እነዚህ ነገሮች ሰዎችን በአጭሩና በቀላሉ የሚያግባቡ መስመሮች ስለሆኑ ሰዎችን ለማስተዋወቅ እጠቀማለሁ ሌላው የማስተዋውቅበት መንገድ ግልጽ እና አጭር የሆኑ በግልጽ የሚነገሩ ቋንቋዎችን ነው። ሰላም እንደምን ነህ ደህና ነህ ወይ ይሄ ሰው እንዲህ ይባላል ስሙ እንዲህ ይባላል ይሄ ሰው እንደዚህ እንደዚህ ሰርቷል የሚል አጭር ነገሮችን ለዛ ሰው ለመተዋወቅ ለሚፈልገው ሰው በመናገር ሰዎችን አስተዋውቃለሁ። ስለዚህ ሰዎችን የማስተዋውቅባቸው መንገዶች ብዙ ሰው ሲሆን እነዚህ ከላይ የጠቀስኳቸው ግን እንደ ትልቅ ግብአትነት እጠቀማለሁ ሰዎችን መተዋወቅ ብዙ አይነት ጠቀሜታ አለው ከእነዚህም መካከል አንዱ የምናውቃቸው ሰዎች ለእኛ የሚሰጡን ብዙ ግብአቶች ሊኖሩ ይችላሉ። የመጀመሪያው እውቀት ልናገኝ እንችላለን። ከነዛ ሰዎች ሁለተኛ ነገር ደግሞ የነዛ ሰዎችን ልምድ በመጠቀም እኛ የሚጠቅሙን ነገሮች በመውሰድ ለእኛ ትልቅ የሆኑ እንደ መሰላል በመወጣጫነት በማገልገል ተሻለ ስኬት ያበቁናል። ሌላ ሰዎችን በመተዋወቃችን የምናገኛቸው ብዙ አይነት ጥቅሞች አሉ። እነዛን ሰዎች በምናውቃቸው ጊዜ ለእኛ ረዳትም እንደገና ደግሞ በሀሳብም በእውቀትም ሊረዱን የሚችሉ ሰዎች ሊሆኑ ይችላሉ። ሌሎች ሰዎችን በምንተዋወቅበት ጊዜ የሚያጋጥመን ትልቁ ነገር ትልቁ እድል ብዬ የማስበው የእነዛ ሰዎች የህይወት ተሞክሮን ለእኛ የሚሰጠን ትልቅ የሆነ ትምህርት ስለሚሆን ነው። ስለዚህ ሰዎችን በምንተዋወቅበት ሰዓት እነዛ ሰዎች ያጋጠማቸውን ችግር እንዴት እንደፈቱ በምናውቅበት ሰዓት ነገ እኛም የአንድ ችግር ቢፈጥር ቢቀርብ ቢፈጥር ቢፈጠር እንዴት እንደሚፈታ? እንዴት እንደምናደርገው የሚያሳይ ትልቅ ተሞክሮ ከእነሱ ማግኘት እንችላለን። ሰዎች መተዋወቅ እጅግ ብዙ ጠቀሜታ ያለው ነገር ሲሆን ግን እንዴት እንድተዋወቅ የሚለው ትልቅ ጥያቄ ነው? የምንተዋወቅበት መንገድ አጭርና ገልጽ ሊያግባቡን የሚችሉ ነገሮች መሆን አለበት። ነገ ለምንፈጥረው ጓደኝነትም የሆነ አብሮነት የሚያስችሉ እውነትን መሰረት ያደረጉ እኛም በእኛ መካከል ያለው ግልፀኝነት የሚያጎሉ መሆን መቻል አለባቸው። ስለዚህ ሰዎችን በእንደዚህ አይነት መልኩ መተዋወቅ የተሻለ የሆነ መቀራረብን ይፈጥራል ብዬ አስባለሁ

ጨው ብዙ አልወድም ጨው የማልወድባቸው ምክንያቶች አንደኛ ጨው ለጤና ጥሩ ጥቅም የለውም ጨውን በአግባቡ መጠቀም ተገቢ ይመስለኛል ጨው የሚያበዛ ሰው አብዛኛውን ጊዜ የጤናው ሁኔታ በጣም እጅግ ይጎዳል። ስለዚህ ጨውን በአግባቡ መጠቀም አንድ እንደ መስፈርት ማስቀመጠው ነገር ነው። ጨው ለመብላት የሚያስገድዱ ነገሮች ካልሆኑ በስተቀር ጨውን ባብዝቶ መጠቀም በህይወታችን እጅግ አላስፈላጊ ከሚባሉ ነገሮች መካከል አንዱ ጨው ነው። ጨው በብዛት ያለበት ምግብ የሚመገቡ ሰዎች የጤናቸው ሁኔታ በጊዜ ሂደት እየተለወጠ እና እየተበላሸ እንደሚሄድ። ምንም አይነት ሳይንሳዊ መረጃ እንኳን ባንጠቀም እንደዚህ በልማድ የምናያቸው ብዙ ነገሮች አሉ። ጨውን አግባብ ባለው ሁኔታ መጠቀም ለሰው ልጅ ሁሉ ጠቀሜታ አለው። ጨውን የሚያዘወትር ሰው ምን አይነት የጤና ያክል ይገጥመዋል የመጀመሪያው ነገር ከኩላሊት ህመም ጋር የተገናኘ ከደም ግፍ የተመም ጋር የተገናኘ ችግሮች ሊያጋጥሙት ይችላሉ። ስለዚህ ለእነዚህ የሚያጋልጠው ጨው። ይሄንን ከማወቅ ሳይሆን በአግባቡ ካለመጠቀም ነው። ጨው በአግባቡ የሚጠቀም ሰው ከሆነ ደግሞ ለጤና ጥቅም አለው ከጨው የምናገኛቸው ነገሮች ለሰውነታችን አስፈላጊ የሆኑ ነገሮች ናቸው። ነገር ግን በአንዳንድ ማህበረሰብ ዘንድ ጨውን አብዝቶ የመጠቀም ልማድ አለ። ጨውን በወጥ ላይ በሚጨምሩበት ሰዓት እጅግ አብዝተው የሚጠቀሙ ሰዎች አሉ። ጨውን በቡና ላይ አብዝተው የሚጠቀሙ ሰዎች አሉ። ጨውን በተለያዩ የምግብ የአትክልት ሎች ላይ አብዝተው የሚጠቀሙ ሰዎች አሉ። እነዚህ ሰዎች የጤና ሁኔታቸው ከቀን ቀን እየተበላሸ የሚመጣ ሲሆን በስተመጨረሻም በእድሜ ማምሻ ላይ የሚመጡ ከፍተኛ የሆኑ ህመሞች ለህመሞች ይጋለጣሉ። ስለዚህ ሁላችንም ማወቅ ያለብን ጨውን በአግባቡ መጠቀም እና ለሚገባው ነገር ተገቢውን ነገር አድርጎ መመገብ ይገባል። ስለዚህ ጨውን እወዳለሁ ነገር ግን የምጠቀመው በአግባቡ ነው። ጨውን በምጠቀምበት ሰዓት የምጠቀመው ጥንቃቄ የመጀመሪያው ነገር ለሚገባው ነገር ተገቢውን የጨው ምጣኔ በመውሰድ ለዛ ነገር እጨምራለሁ ስለዚህ ጨውን በምንጨምርበት ሰዓት ራሱ የምንጠቀመው ምጣኔ። ከፍተኛ መሆን የለበትም በአነስተኛ ሁኔታ መጠቀም አለብን።

ወደ ስራ በሚሄድበት ሰዓት የምትጠቀመው የልብስ አለባበስ አይነት አብዛኛውን ጊዜ የሙሉ ልብስ የአለባበስ ስል እጠቀማለህ። ይህንንም የምጠቀምበት የስራ ሁኔታ የሚፈቅደው እንደዚህ አይነት የአለባበስ ስልት ስለሆነ ነው። ነገር ግን አብዛኛውን ጊዜ እንደዛ እለብሳለሁ ማለት አይደለም። አንዳንዴ ሁል ጊዜ በተለመደው የአለባበስ ሂደት መጠቀም እጅግ የሚያስቸግር ሁኔታን ይፈጥራል ስለዚህ አንዳንድ ጊዜ ልለብስ የምችለው ልብስ እንደተለመደው ወይም ደግሞ ከተለመደው ውጪ የምለብስባቸው ጊዜያት አሉ። ነገ ግን፣ ልብስን በተመለከተ በስራ ቦታ ያለው የአለባበስ ሁኔታን ስንመለከት አብዛኛውን ጊዜ ስርዓት የጠበቀ መሆን መቻል አለበት። ምክንያቱም ልብስን በምንጠቀምበት ሰዓት እኛ ለስራ ስንሄድ የሚመጣውንም አገልግሎት ወይም ደግሞ ከእኛ ስራ ጋር ተያይዞ የሚከናወኑ ማንኛውም ነገሮች ከአለባበሳችን ስርዓት ይጀምራል። አንድ ሰው፣ በስራ ቦታ ሲገኝ የአለባበስ ስርዓቱ በትክክል ከሆነ ለስራው ያለው አክብሮትንም እንዲሁም፣ ለስራው ለሚጠቀሙ ሰዎች ያለው አክብሮትንም ይገልጻል። ስለዚህ የምንለብሳቸው ልብሶች አብዛኛውን ጊዜ ስርዓት የጠበቁ ወይም ደግሞ ለሌላውም ሰው ጥንቃቄ ሊያደርጉ የሚችሉ የአለባበስ ስልቶችን መጠቀም ተገቢ ነው። በዚህ ረገድ የኛ ሀገር የአለባበስ ስልት ብዙ የምንማርበትና ብዙ አይነት ስልት ያለው ሲሆን፣ ይህም ማለት፣ የምንለብሰው ልብስ አብዛኛውን ጊዜ ለሌላው ሰው ራቁትን ያለማሳየት ገላን ያለመግለጥ ነገሮች ይታያል ስለዚህ ይሄ የአለባበስ ስልት በጣም እጅግ አስፈላጊ የሆነ ከባህላችንም ጋር የሚሄድ የአለባበስ ስልት ነው። አንዳንድ ጊዜ ወጣ ያሉ የአለባበስ ስልቶችን በሚከተሉ የስራ ቦታዎች ዘርፍ ሰው፣ እጅግ አድርጎ ብዙ አይነት ቅሬታዎችን ሲያቀርብ እሰማለሁ ይህም የሚሆንበት ምክንያት አንደኛ የኛ ሀገር የአለባበስ ስርዓት የራሱ የሆነ ባህል ስላለው እና ራሱ የሆነ ስርዓት ስላለው ያንን የማይከተሉ የስራ ቦታዎች በብዛት ነቃፌታዎችን ሲገጥማቸው እሰማለሁ። ለዚህም የሚሆን አንዳንድ የህግ ድጋፎችንም እየወጣ ይገኛል። ይህም በአንድ አንድ የመስተንግዶ አካባቢ የሚሰሩ ልጆች የሚለብሱት ልብስ እጅግ ከባህላችን ያፈነገጠ ስለሆነ ይህንን ለመቀነስ መንግስት በህግ ደረጃ የተለያዩ ደንቦችንና ህጎችን አውጥቶ እየተንቀሳቀስ ይገኛል። ስለዚህ የአለባበስን ስርዓት ብንመለከት የአንድ ሰው የአለባበስ ስርዓት የቦታውን ሁኔታ የሚገልጽና ነገሮችን ለሌላው ሰው የሚያስተላልፍበትን መልክ የሚያሳይ ይሆናል። ስለዚህ ልብሳችንን በጥንቃቄ መልበስ ይገባል። የመጀመሪያው ነገርበምንለብስበት ሰዓት የልብስ አመራረጣችን ሰውን ለሌላ ነገር የማያጋልጥ ወይም ደግሞ አካላችንን ገልጦ የሚያሳይ መሆን መቻል አለበት። ሁለተኛ ነገር ንፁህና የጸዳ ልብስ በመልበስ የስራ ባህሉን እንደገና የስራ አካባቢውን በጥሩ አይምሮ እንድንሰራ የሚያስችል ብዙ ነገሮችን ማድረግ ይገባል። ስለዚህ የስራ ባህላችንም ከአለባበሳችን ጋር የተያያዙ ነገሮችን በመፍጠር የተሻሉ የስራ ባህሎችን መፍጠር ይቻላል። ለዚህም የሚጠቅመን ነገር አንደኛ ስራ በምንሰራበት ሰዓት የምንለብሰው ልብስ ለሌላው ለሶስተኛው ወገን የሚሰጠው መልእክት የተሻለ መሆን መቻል አለበት። እኛ በምንለብሰው ልብስ ሌሎች ተሳቀውና የስራዬን ሁኔታውን ተረብሾ መገኘት የለበትም። እኔ በዚህ በኩል የተሻለ ነገር ለማድረግ እጥራለሁ በሚሄድበት ሰዓት የምለብሰው የልብስ አይነት ጥርት ያለና ንጹህ የሆነ ለስራ ቦታ የሚመጥን መሆን መቻል አለበት ብዬ ስለማምን ያንን አደርጋለሁ። ስለዚህ የስራ አካባቢዎቻችን የስራ ባህሎቻችን ላይ የሚያመጣው ተጽዕኖ አለባበስ ትልቅ ነው። ስለዚህ የምንለብሳቸው ልብሶች የስራ ባህላችን እና የስራ ሁኔታችን እንዳይረብሹ በጥንቃቄ መልበስ አለብን። ለዚህም የሚሆኑ የአለባበስ ስርአቶች በእኛ ሀገር በጣም እጅግ ዘርፈ ብዙ ያለባበስ ጥሩ ያለባበስ ስልቶች አሉ ለምሳሌ ያህል የምንለብሳቸው የባህል ልብሶቻችን ለእኛ የተሻሉ ሆነው እንዲሁም ደግሞ ሰውነታችንን የማያሳዩ ለሌላው ደግሞ የማያጋልጡ በመሆናቸው የተሻለ የስራ ባህል ይፈጥርልናል። በርግጥ አንዳንዴ የኛ ሀገር የባህል ልብስ ያልዘመነ ስለሆነ ለስራ ሁኔታ የማይፈቅዱ ወይም የማይፈቀዱበት ሁኔታ አለ ምክንያቱም ቀልጠፍ ብሎ ለመስራት የማያስችሉ ሁኔታዎችን፣ እንደገና ደግሞ ልብሱ በባህሪው ነጭ ስለሆነ ቶሎ የመቆሸሽ ጠባይ ስላለው ሶስተኛ ነገር ደግሞ የባህል ልብስ በባህሪው እጅግ ውድ ስለሆነ ከእነዚህ ነጥቦች ተነስተን የኛ ሀገር ልብስ ለስራ ላይሆን ይችላሉ ነገር ግን የኛ ሀገር ልብስ በማዘመን ለስራ መቀየር የሚቻልባቸውን ብዙ አጋጣሚ መች መፍጠር ይቻላል። ይህንንም ለማሳያ የሚሆን ብዙ ስራዎች ተሰርተዋል ስለዚህ በስራ ቦታ የምለብሰው ያለባበስ ስራ ወይም፣ ስራ ስሄድ የምለብሰው የአለባበስ ስራ ስርዓትን የጠበቀና ንጹህ መሆን መቻል አለበት ብዬ የማምን ሰው ነኝ።